አዎ የስራ ድምጽ ሳጥኝ አሁን ቤት ማድ ስገባ ወጥ ልሰራ ስገባ በተለይ የስራ የወጥ መስሪያ ልብስም ጋውን ለብሼ ነው የምሰራው። መሬት መቆፈር ካለብኝም ያረጁ ወይም ለዚህ መሬት ስቆፍር ስቆፈር ማረገውን ልብስ ነው የማደርገው እንጂ ሁሉንም ነገር አላደርግም። ወደ ስራም ስሄድ የስራ ልብሴን ለብሼ ነው ምሄደው። ስለዚህ አዎ የስራ ልብስ እለብሳለሁ።

አዎ ኮምፒውተር መጠቀም በደንብ እችላለሁኝ ትምህርት ቤት እያለሁኝ ራሱ የዛሬ ሃያ አመት ማለት ነው። ያኔ እንኳን ያለማመዱን ነበር ትምህርት ቤት ውስጥ። ከዛ በኋላ ስራ ከገባሁኝ በኋላ ያው ግዴታ ስለሆነ በኮምፒውተር ነው የምሰራው። ስለዚህ ኮምፒውተርን መጠቀም በደንብ እንችላለን መጻፍ እንችላለን ወርድ በደንብ መጠቀም እችላለሁ ኤክሴል መጠቀም እንችላለን አውትሩክ ኢሜል መጻጻፍ እችላለሁ። ስለዚህ ኮምፒውተር መጠቀም እንችላለሁኝ አዎ

የምወደው መታገሪያ ዋትሳፕ ነው። አንደኛ ውጭ ሀገር ካሉ ጓደኞቼ ጋ ያገናኜኛል ሁለተኛ ደግሞ ሁሉንም ነገር ማድረግ እችላለሁ። በሱ ማለት ቪዲዮ ኮድም የድምጽ ጥሪም የምስል ጥሪም ማድረግ እችላለሁ። እና ትንሽዬ ኮኔክሽን ኮኔክሽን በደንብ በሌለ ሠዓት ሌሎቹ አፕሊኬሽኖች በማይከፍቱ በማይከፍቱበት ሰዓት ዋትሳአፕ ቅን ይከፍታል በትንሽዬ ጥንጥየ ኮኔክሽን ይከፍታል እና ዋትሳፕን በጣም ነው ምወደው። ሁሉንም ነገር ማደርግ እችላለሁ በሱ ምፈልገው መልእክት እልካለሁ። ቪዲዮ ኮልም አደርጋለሁ ቪዲዮ የ ምንድን ነው የምስል ጥሪ ማድረግ ከፈለኩኝ አደርጋለሁ። እና እንዳልኩት ይሄን ያህል ሰፊ ኮኔክሽን አይፈልግም ትንሽ ኮኔክሽን ካለው ይሰራል። ሥለዚህ የምወደው መተግበሪያ ዋትሳፕ ነው

አሁን እየሰራሁኝ አይደለም የ በፊቱን መስሪያቤቲን ግን ባህል ሳይሆን አሰራር ትወደዋለህ ነበር የድርጅት ድርጅት ባህል አይኖርም የድርጅቱን ባህል ሳይሆን የድርጅቱን አሰራር ትወደዋለህ? አዎ እወደው ነበረ። አለቃችንም ስነስርዓት አለው። ምንድነው? ባልደረቦቼም ጥሩ ነበሩ። በደንብ በስርዓት ነበር እሚሰራው የሆነ በዘፈቀደ እሚሰራበት ድርጅት ነው። በስርዓት የተቀመጠ መማሪያ አለ በእሱ መሰረት ነበር የምንሰራው እና። የድርጂቱን አሰራር እወደዋለም ባህል ሳይሆን አሰራር እወደዋለሁኝ ያው።

በመስመር ላይ ትማራለህ ለሚለው? በመስመር ማለት በሚሄድበት መንገድ ላይ ከሆነ አዎ። የሚያስተምር ነገር ካገኘው እማራለሁ ከትልቅም ከትንሽም። ትንሽ ወሬም ሊሆን ይችላል ንግግርም ምክርም ሊሆን ይችላል እኮ እማራለሁ። ያ ደግሞ አሁን እየሄድክ ትማራለህ ወይ ከሆነ? አሁን በታክሲም ሆነ በአውቶቢስ ስጕዝ። ወንበር አግኝቼ ቁጭ ብዬ የምሄድ ከሆነ አዎ ስልኬን ከፍቼ እያነበብኩኝ ነው የምሄደው እየተማርኩኝ ነው የምሄደው። የጀመርኳቸው ኮርሶች ስላሉ። ረጅም ስለሆነ ደግሞ አሁን ከቤቴ ወደ ቢሮዬ ለመድረስ በጣም ረጅም ርቀት ስለሆነ። ሶስት ሰዓት ያህል እጕዛለው። እና ስለዚህ ከፍቼ ስልኬን ከፍቼ ላፕቶፔን አልይዝም። ያው ስልኬን ከፍቼ ግን በስልኬ እያነበብኩኝ ነው የተማርኩኝ ነው የምሄደው። አዎ። በመስመር ላይ እማራለሁ።

አዎ የምሄድባቸው መንገድ መንገዶች ስም አቃለሁኝ። ግዴታ ነው! ያው የት ደረሽ አሁን ስልክ ተደዋውዬ የት ደረሽ? ብባል እዚህ ጋር ለማለት የመንገዴን ስም ማወቅ አለብኝ ስለዚህ አዎ የምሄድባቸውን መንገዶች ስም ጉዞ ከመጀመሬ በፊት ጠይቃለሁኝ አውቃለሁኝ። አሁን ደግሞ ቀላል ነው ጎግል ማፕ ሚባል ነገር አለ። እሱ ላይ በደንብ ያሳያል። የመንገዱንም ስም ሁሉንም ነገር በደንብ ስለሚያሳይ የመንገዴን ስም አዎ አውቄ ነው ምሄደው ምጓዘው አዎ የመንገዴን ስም የምሄድበትን መንገድ ስም አውቃለሁ።

መብራት ሲቆረጥ ምን ታደርጋለህ? ነው የሚለው ግን መብራት ሲቋረጥ ለማለት ፈልጋችሁ መሰለኝ መብራት ሲቋረጥ ያው በምግብ የምሰራ ከሆነ በከሰል እሰራለሁ። ማነብ ከሆነ ቀን ከሆነ ያው በፀሀይ ብርሃን አነባለው። ማታ ከጠፋ ግን ማታ ከተቋረጠ መብራት እተኛለሁ ምንም አላደርግም። ምን ማድረግ እችላለሁ በሻማ። አልቀመጥም ብዙም ደስ አይለኝም። ስለዚህ ማታ ከሆነ እተኛለሁ ቀን ከሆነ በፀሀይ ብርሃን ማደረገውን አደርጋለሁ። እየነበብኩ ከሆነ ወጥቼ በፀሀይ ብርሃን አነባለሁ። ምግብ እየሰራሁ ከነበረም ያው ስቶቭ ይቋረጣል ማለት ነው። ስለዚህ ከሰል አቀጣጥዬ በከሰል እሰራለሁኝ የምሰራውን ነገር እንግዲህ ስራዬን እቀጥላለሁ በሌላ በሌላ በሌላ አማራጮች እያረኩኝ። የምሰራውን ስራ እቀጥላለሁኝ

ደሞዝ የማገኘው በፈረንጆች ካላንደር የመጨረሻ ቀናቶች ላይ ነው። ያው ሃያ ዘጠኝ ሃያ ስምንት ሃያ ዘጠኝ ሰላሳ ላይ ነው። ብዙ ጊዜ የሚከፈለኝ እነሱ ቀናቶች። ቅዳሜና እሁድ ላይ የሚያርፉ ከሆነ አሁን ሃያ ዘጠኝ እና ሰላሳ ቅዳሜና እሁድ ላይ የሚያርፉ ከሆነ ቀደም ብሎም በሃያ ስምንት ይከፈልናል። ስለዚህ ደሞዝ ማግኘት በፈረንጆች የ የወር አቆጣጠር የቀን አቆጣጠር በሃያ ዘጠኝ በሰላሳ እንደዚህ ነው የሚከፈለኝ

አዎ በእጄ ነው። ልብስ ማጥበው ማሽን የለኝም ላውንደሪ ማሽን የለኝም። ስለዚህ ግዴታ ነው በእጄ ነው ማጥበው። አማራጭ ሳይገኝ ቢኖረኝ ኖሮኝ ብገዛ ኖሮ በማሽን ነበረው ማጥበው። አሁን ግን አልገዛሁም የለኝም። ስለዚህ ግዴታ ስለሆነ ወፍራምም ሆነ ስስም ልብስ ሆነ ካፖርትም ሆነ ጃኬትም ሆነ ካልሲም ሆነ ፓንትም ሁሉ ነገር በጄ ነው ማጥበው። ሌላ ማረጃ የለኝም።

አዎ ማብሰል እችላለሁ። ምግብ ማብሰል በደንብ እችላለሁ ግዴታ ነው ደማ ለመኖር ግዴታ መብላት አለብን ከበላሁ ደግሞ ግዴታ አብስዬ ነው ከዉጭ እየገዛሁ አልበላም መቼስ ጀምሮ እያበሰልኩ ነው ቁርሴንም ምሳዬንም መክሰስም ከበላሁ እራትም አብስዬ ነው የምበላው ግዴታ ነው ግዴታ ስለሆነ አልችልም ማለት አልችልም ሰራተኛም የለኝም ግዴታ ስለዚህ ራሴ አብስዬ ራሴን መንከባከብ አለብኝ ማብሰል በደንብ ነው የምትችለው አዎ

አዎ ይስናዋ አሰብስባለሁኝ። ምክንያቱም እውነት ለመናገር የቧንቧ ውሃችን አስተማማኝ አይደለችም። ስለዚህ ዝናብ ከዘነበ አንድ አንድ ቀን ሁለት ቀን ዝም እላለሁኝ የጠራውን ቆሻሻ። አጽድቶ እስከሚሄድ ድረስ ከዛ በኋላ ግን በርሜን እደቅናለሁኝ በጣም ብዙ ነገር ነው የሚሰራው በጣም ነው የሚጠቅመኝ። ለቤት መወልወያ ለእቃ ማጠቢያ። በጣም ገላዬንም እታጠብበታለሁ አሙቂ ገላዬን እታጠብበታለሁ ለመጠጥ ብቻ ነው የማላውለው እንጂ ሁሉንም ነገር እሰራበታለሁ። ደግሞ። ብዙ ስለሚሆን በበርሜል ሞልቶ ስለማየኝ በቃ በነጻነት ነው የምጠቀመው የባንቧ ውሃ ያሳቅቃል ትንሽ ናት የምትወርደው እሷንም እየቆጠብኩኝ ነው የምጠቀመው። እንዳይልቅብኝ። በሳምንት አንዴ ብመጣ ነው። እሱም ከመጣ። ስለዚህ የዝና የዝናብ ውሃማ ተገኝቶ ነው እንዴ? አግኝቼ ነው። ክረምት ላይ በቃ ቤቴን የማፅዳው ልብሴን የማጥበው እቃዎችን የማጥበው። ንጹህ ምሆነው የዝናብ ውሃ ስላለ ነው። እና የዝናብ ውሃ አዎ እሰበስባለሁ በደንብ።

የልደትን እንዴት ታከብራለህ? እውነት ትክክል አይደለም ጥያቄ ልደትን እንዴት ታከብራለህ ወይም የልደት ቀንህን እንዴት ታከብራለህ? ነው የሚባለው። አሁን ካደግኩ በኋላ እውነት ለመናገር አክብሬ አላውቅም። አስራ አምስት አመት እስከሚሞላኝ ድረስ ወላጆቼ ያከብርሉኝ ነበር። ኬክ ገዝተው፣ ኮካ፣ ብስኩት፣ ቸኮሌት አድርገው። ያው እህትና ወንድሞቼ ተሰብስበን እነሱ ተሰብስበን እናከብር ነበር። አከብር ነበር አሁን ካደኩኝ አክበሬ አላውቅም በቃ አደኩኝ እንደዚህ አይነት ነገር በቃ ህይወትም ስላተማቻቸ ነው መሰለኝ ልደት ልደቴን አክብሬ አላውቅምም ልደት በዓሌን አክብሬ አላውቅም።

በበጋ ወቅት ምን ታደርጋለህ? ነው ልብስ ከሆነ ከላይ ሸሚዝ ሰሳ ያሉት ልብሶች ሸሚዝ ይሄ ቶፕ የሚባለውን ነገር እነሱን ነው የማደርገው። ቲሸርት አረጋለሁኝ። ከታች ያው ሱሪ ነው እኔ ሱሪ ስለማደርግ በሱሪ ነው የማረጋው። ያው ስኒከር ነው የማደርገው። ይሞቃል ግን መሬቱ ለቆዳ ጫማ ለከፍተ ጫማ አይመችም የሀገራችን መሪት ኮሮኮንች ይበዛዋል። ስለዚህ ጫማ አዲዳስ ስኒከር ነው የማደርገው። በስራ ጉዳይ ከሆነ ያው በበጋ ሰራለሁኝ። ስራ እገባለሁ እወጣለሁ። በስራ ነው የማሳልፈው ያው የሂሳብ ሰራተኛ ነኝ። ቢሮዬ የወጣው እሰራለሁ እመለሳለሁ በቃ አዲስ ነገር አዳረግም እውነት ነው። ለመናገር በበጋና በክረምት የኔ ሊለያይ የሚችለው አለባበሴ ነው በበጋም ሸሚዝ አደርጋለሁ በክረምት ደግሞ ካፖርት ደርብበታለሁ። ጫማዬ አዲዳያስ ነው በክረምት ደግሞ ቡትስ ጨምርበታለው ሌላ አዲስ ነገር የለም። ተመሳሳይ ነው በበጋም በክረምትም ያው የስራ ጉዳይ ከሆነ ስራዬን እሰራለሁ እየገባሁ። አለባበስ ከሆነ እንዳትኩት ነው ሸሚዝ ነው ሸሚዝ ነው በበጋ በክረምት ወይም ሹራብ አደርጋለሁ ፒትልስ አደርጋለሁ ወይም ተለቅ ያለ ኮት ወይም ካምፖርት አደርጋለሁ። ጫማ ደግሞ በበጋ ስኒከር ነው የማደርገው ስኒከር ስለሚመቸኝ በክረምት ደግሞ ቡትስ አደርጋለሁ።

አይ እጠቀም ነበር በፊት አሁን ግን አቁምአለው ያ ምክንያቱም ዋይፋይ ገዝቻለሁኝ። የሞባይል ዳታ አያዋጣም አንደኛ ቶሎ ያልቃል ሁለተኛ ውድ ነው። ከዋይፋይ አንፃር ዋይፋይ በአመት አንዴ ብዙ በብዙ ብር አውጥተን ገዝቶ መጠቀም ይሻለል በፈለግንበት ሰዓት። ለኔ ብቻ ደግሞ አይደለም ዋይፋይ ሲሆን ፓስወርዲን ከሰጧችሁ ሌሎች ሰዎችም ይጠቀማሉ። ሞባይል ዳታ ግን አያዋጣም እውነት። በየጊዜው ትንሽ ትንሽ ስለምንሞላ አይታወቀንም እንጂ በጣም ውድ ነው። ብና ብናስበው ከዋይፋይ በአመት ከገዛነው በላይ ነው ሚሆነው። ዋይፋይ በጣም ደስ የሚል ነገር ነው። ስለዚህ ዳታ መጠቀም አቁሜያለሁ ዳታ አሁን የሞባይን ዳታ አልጠቀምም ዋፊያዬ አለ።

የቅጥር ሂደት እኔ እንደማውቀው መጀመሪያ ጽሁፈት ይፈትናሉ። ከዛ እሱን ስናልፍ ደግሞ ኢንተርቪው ቃለመጠይቅ። አዎ ቃለመጠይቅ ይደረጋል። ከዛ እሱን ካላፍን ነው የሚገባው። ወደ ምንድነው? ወደ ቅጠር። ግን የቅጠር ሂደት እኔ በጣም ነው የሚያሰለቸኝ። በጣም ነው የሚያሳድጃበት ላይክ አዲስ ተመራጊዎች ከሆኑ። ግራ ያጋባት በተኔ ኢንተርቪው ሲያደርጉ በጣም ግራ ያጋባቱ ሰዎች። እና እኔ አልወደውም የሚቅጠር ሂደትን። ያስጠላል እኔ አልወደውም። በተለይ ለአዲስ ተመራሪ ተማሪ በጣም ነው ግራ የሚያጋባው እና። የቅጥር ሂደት። እንዴት? ነው መጥፎ ነው እኔ አልወደውም ጥሩ አይደለም

የምውደው ፍራፍሬ እኔ ሙዝ ነው። ምክንያቱም ፍሬ የለውም ውስጡ ምንም አያስቸግርም ልጣጩን ልጦ ብቻ መብላት ነው። ሌሎቹ ግን ያ ውስጣቸው የሆነ ፍሬ አለ። ያጨማልቃል እጅ ምናምን ስለዚህ እኔ አልወዳቸውም። ሌሎቹን ብዙ ሙዝ ነው ስራ እየሰራሁኝም መብላት ስለምንችል ምንም ስለማያጨማልቅ ሙዝን እወደዋለሁ። አቮካዶ እወድ ነበር ግን ስራ ውስጡ ፍሬ አለው። ሌላ ደግሞ ልጣጩን መላጥ ራሱ ስራ ይሆንብኛል። ስለዚህ እኔ የምወደው ፍራፍሬ ሙዝ ነው። ስራ ስለሚያቀልልኝ ልጣጭ መላጥ ብቻ ስለሆነ።

አዎ ጥፍሬን እቆርጣለሁ። በየሁለት ሳምንቱ፤ ምክንያቱም ሲያድጋ አልወድም። ቤተክርስቲያንም አትሳድጉ ትላለች። ኦርቶዶክስ ክርስቲያን ነኝ። ቤተክርስቲያን እኔ ጥፍር እንድናሳድግ አትመክርም። ቶሎቶሎ እንድንቆርጥ ነው የምትናገረው። ግን ጥፍር እኔ እንጃ የጥሩ መንፈስ ስሜት አይደለም። የሆነ የክፉ ነገር ነው ብላ ስለምታስታምር የእጄንም የእግሬንም ጥፍር የእግሬ ጥፍር በወር አንዴ ብቆርጠው ነው፤ በወር አንዴ ራሱ አልቆርጥም በሁለት ወር አንዴ ብቆርጠው ነው። ምክንያቱም አያድግም ቶሎ ቶሎ። የእጅ ጥፍር ግን በአንዴ ነው የሚያድገው። በየሳምንቱ በየሁለት ሳምንቱ ያድጋልና በየሁለት ሳምንቱ እየተከታተልኩኝ ትንሽ ሲያድግ ከስር ከስር እቆርጠዋለሁኝ። እና አዎ ጥፍሬን እቆርጣለሁ።

ቤትህን ምን ያህል ጊዜ ታጸዳለህ? ነው የሚለው። ትክክለኛ አማርኛ ግን ቤትህን በምን ያህል ጊዜ ታጸዳለህ? ነው የሚባለው። እኔ በሳምንት አንዴ ነው የማጸዳው ቅዳሜ ቅዳሜ ጠብቄ ቅዳሜ ነው የማጸዳው። ምክንያቱም ከሰኞ እስከ አርብ ስራ ነኝ። አይመቸኝም። ማታ ነው የምገባው። ጠዋት ነው የምወጣው። ስለዚህ በሳምንት አንዴ ቅዳሜ ነው የማጸዳው። ግን የሆነ ቆሻሻ ነገር ድንገት ወይቶ ካየሁ እሱን እጸዳለሁኝ። አሁን በየጊዜው ቆሻሻ ካየሁኝ ነው። ግን ለማጽዳት የምንነሳሳ በሳምንት አንድ ቀን ነው። እሱን ቅዳሜ በእረፍቴ ቀን

አልችልም ምንም አይነት የሙዚቃ መሳሪያ መጫወት አልችልም። ልጅ እያለሁ ትምህርቴ ላይ ብቻ እንዳታኮር ነበር የሚነገረኝ ከቤተሰቦቼ ኮላጆቼ። ስለዚህ የትምህርቴን ብቻ ነበር ማጠና። ምንም አይነት ሙዚቃ መሳሪያ ያለበት ቦታ ደርሼ አላውቅም ደግሞ ማንም የሚጫወቱ የለም። እኛ አካባቢ ስለዚህ አሳስቦኝ ለመማርም አስቤ ትዝ ብሎኝ አያውቅም። ስለዚህ ምንም አይነት የሙዚቃ መሳሪያ መጫወት አልችልም።

ቤትህን እንዴት ታስዋለህ? የሚለው ልክ አንድ አይደለም። ታስዋለህ የሚባል አማርኛ የለም። ታስውባለህ እንዴት ታሳምርአለህ ለማለት ከሆነ ቤቴን የው ነው በማጽዳት ነው የማሳምረው። ማስወባው ምንም ቆሻሻ መሬት ላይ ቅጥጥ ላይ እንዲኖር አልፈልግም። በየጊዜው አፀዳለሁኝ። ቁሳሻ ካየሁኝ ቶሎ አጸዳለሁኝ። እ ለባአታት ጊዜ ደግሞ ያው የባዕል ሰ ሳር እጎዘጉዛለሁ። የባዕላት ነገሮች አሁን አበባ አረጋለሁ። ገና ሲሆን ያው የ የገና ምልክት የሆኑትን የእመቤታችንን የእየሱስ ክርስቶስን ምስል እሰቅላለሁ። እየሱስ ክርስቶስ ሲወለድ ያለበትን ማለት ነው። እሱን እሰቅላለሀ እንደሱ አስውበዋለሁ ቤቴን። ለባአላት ነው በሌላው ቀን ባዘቦት ቀን ግን ያው በማፅዳት ነው ማስውበው። ቆሻሻ ባለማስገኘት መሬቱ ላይም ግድግዳው ላይም ምንም ቆሻሻ አይኖርም። በየጊዜው አጸዳሁ እንደዚህ ነው ቤቴን የማስውበው ታስዋለህ ሳይሆን ታስውባለህ

መጠበቅ ታግድ ነው ነው የሚለው ትክክል አይደለም ታግድ የሚባል አማርኛ የለም ግዴታ ነው ከሆነ አዎ የምንፈልገውን ነገር ለማድረግ ለማሳካት መጠበቅ ግዴታ ነው አሁን ለምሳሌ እኔ አንድ ሰው ፈልጌ የሆነ ነገር ላማክር ወይም የሆነ ነገር ትጠይቅ አንድ ሰው ቀጥሬ ካረፈደ ያ ሰው መጠበቅ ግዴታዬ ነው እጠብቃለሁ መጠበቅ ግዴታ ነው አዎ የሆነ ነገር ለማግኘት ማግኘት የፈለገ ሰው መጠበቅ ግዴታ ነው በስራችን እንኳን የመጨረሻ ውጤቱን ለማየት ጠብቀን ነው መቼስ በአንዴው በአንድ ማታ በአንድ ለሊት የሚፈጠር ነገር የለም በአንድ ቀን የሚፈጠር ነገር የለም ስለዚህ ጠብቀን ታግሰን ነው ስለዚህ መጠበቅ ታግድ ሳይሆን ግዴታ ነው ከሆነ አዎ ግዴታ ነው።

አዎ ብዙ ሰነዶችን አዘጋጃለሁ አሁን ቢሮ እየነበርኩኝ የሂሳብ ሰራተኛ ነኝ እና ብዙ ሰነድ አለ የወጭ ሰነድ ላይ የገቢ ሰነድ አለ። የሰራተኞች ሰነድ አለ ለብቻው የሚይዘው። ይሄ በየጊዜው የማወጣቸው። አሁን ፔቲካሽ የሚባልም በአማርኛ ምን እንደሆነ አላውቅም። የእሱ ሰነድ ለብቻ አለኝ። የተለያዩ አይነት ሰነዶች አሉ የቢሮ ውስጥ እቃዎች። ሰነዶች ለብቻው አሉ። ቋሚ እቃዎች አላቂ እቃዎች እያልኩኝ የተለያየ አይነት ሰነድ አዘጋጃት አዎ። አንደኛ አሁንም ቤት ውስጥም ብዙም ባይሆንም ትንሽ ትንሽ ሰነድ አለኝ ያው። የውጪ የገቢ ያሉኝ እቃዎች ምናምን የቋሚ እቃዎች የአላቂ እቃዎች ሰነድ እይዛለሁኝ በየጊዜው አዎ።

አዎ ማህበራዊ ሚዲያ እጠቀማለሁኝ በደንብ ዩቲዩብ ቴሌግራም ዋትሳፕ ቲክቶክ በደንብ እጠቀመለሁኝ። ከሁሉም ግን የበለጠ ምጠቀመው ዩቲዩብን ነው ምክንያቱም እነ ቲክቶክ አብዛኛው ጊዜ ለመዝናኛ ነገር ነው የሚጠቅሙት። ዩቲዩብ ግን ቁም ነገር ያላቸው ምንድነው ገጾች አሉ። እኔ ማወቅ የምፈልጋቸውን ነገሮች ምያስተምሩ በቀላሉ ማለት ነው። እና ቁም ነገር ያለው የስራ ሆኖ አይነት አሁን አሁን እየሰራሁ ያለሁት የ የኦንላይን ስራ ስለሆነ። ከርቀት የሚሰራ የሪሞት ስራ ስለሆነ። እንደዚህ አይነት ነገሮችን አሁን ብዙ ብዙ እንደ ፖስት የሚያደርጉ ልጆች አሉ እና እነሱን እከታተላለው። ከማህበራዊ ሚዲያ ከሁሉ የበለጠ ዩቲዩብን እንጠቀማለን አዎ። ማህበራዊ ሚድያ እንጠቀማለን አዎ

አዎ ገንዘብ እንቆጥባለሁ። ከማገኛት ላይ ትንሽም ብትሆን ብዙም ቢሆን ትንሽዬ እንኳን ብትሆን እቆጥባለሁ አስቀመጣለሁ ከማገኘው ላይ። ምክንያቱም ነገ ምን እንደሚፈጠር አይታወቅም። ድንገት የሆነ አጋጣሚ የሆነ ችግር ተፈጥሮብኝ ለብድር ለልመና ምናምን ከምወጣ ትንሽ ትንሽ አስቀምጣለሁ ለነገ ብዬ። እና ጠቅሞኛል ደግሞ የእውነትም ድንገት የሆነ ነገር ሲፈጠር የሰውን ፊት አላይም። ከራሴ ከባንኬ ከአካውንቴ አወጥቼ እጠቀማለሁኝ። እና አዎ ገንዘብ እቆጥባለሁ እና ሌሎችም እንዲቆጥቡ እመክራለሁ።

እኔ የምወደው በዓል ፋሲካና በጣም ነው የምወደው ከ አርብ ጀምሮ አደል ምናከብረው? ከስቅለት ጀምሮ ቅዳሜንም እሁድንም አደል ምናከብረው ደስ ይለኛል ይሄ ሁኔታው የተለየ ስሜት ይሰጣል የስግደት እለት ስንሰግድ የሚቅደሰው ቅዳሴ የሚዘመረው መዝሙር ደስ ይላል እሁድለትም ለሌሊት ተነስተን ቅደሜ ሌሊት ተነስተን ጾማችንን እንፈስካለን ከዛ በቃ ደስ የሚል ቀን ምናሳልፈው ከ ለሊት ጀምሮ ማለት ነው የተለያየ ነገር ቡና አፍልተን ፋንዲሻ ቆልተን እንድ እያልን ጌታችን ተነሳ እንኳን ደስ አላችሁ እንኳን አደረሳችሁ እንኳን ደረሰኝ እየተባባልን ከጓደኛ ጋር ከዘመድ ጋር በጣም ደስ የሚል ጊዜ ነው ከጎረቤት ጋር እና በጣም ደስ የሚል በዓል ነው የፋሲካን ባል በጣም ነው የምወደው

በመሬት ላይ መቀመጥ ትመቻችህ? ነው የሚለው ጥያቄ። እንደዚህ አይነት አማርኛ የለም። በመሬት ላይ መቀመጥ ትወዳለህ? ወይም በመሬት ላይ መቀመጥ ይመችሃል? ሊሆን ይችላል ትመቻችህ የሚባል አማርኛ የለም። በመሬት ላይ መቀመጥ ትወዳለህ ከሆነ አዎ እወዳለሁ። መሬቱ ሳር ከሆነ የማይቆረቁር ከሆነ ይሄ ድንጋያማ ኮረኮንች ምናምን ካልሆነ አሸዋ ካልሆነ ለመቀመጥ የሚመች ከሆነ የማይቆረቁር ከሆነ እቀመጣለሁ። ሳር በተለይ ካገኘሁ ሳር ላይ በቀመጥ በጣም ነው ደስ የሚለኝ። ቅዝቃዜውም ሰላሙም የሆነ ከተፈጥሮ ጋር የተገናኘው ይመስለኛል። እና መሬት ላይ መቀመጥ እወዳለሁ። ቤት ውስጥም አሁን ቤት ውስጥ መኝታ ቤቴ መሬት ላይ እቀመጣለሁ። 'ታይግስ' ነው የተነጠፈ 'ታይግስ' ነው እቀመጣለሁለኝ። ቀዝቃዛ ነው ደስ ይላል። እና መሬቱ የምቀመጥበት መሬት የተመቻቸ ከሆነ የማይቆረቁር ከሆነ ችግር የለብኝም መሬት ላይ እቀመጣለሁኝ አዎ።

ሽማግሌዎችን እንድታከብር አረጋውያኖችን ማለት ነው። አሁን ለምሳሌ ትራንስፖርት ላይ አውቶቢስ ላይ በተለይ እኔ ወንበር ሄጄ ተቀምጬ እነሱ ከእኔ ኋላ ገብተው ቆሞ ከሆነ እነሳላችኋለሁ አስቀምጣቸዋለሁ ወንበር እለቅላቸዋለው። ታክሲ ላይም ቢሆን የሆነ አሁን ከ ከጋቢና ኋላ ያለው መቀመጫ አሁን ለትላልቅ ሰዎች አይመችም። እግራቸውን ያጣብቃቸዋል ብረቱ ነው ስለዚህ በዛ ሰዓት እኔ ቦታ እቀይራቸዋለሁ። እኔ ወደፊት ሄጄ እነሱም ወደኋላ እንዲሆን አደርጋለሁ እንዲመቻቸው ማለት ነው። ሌላ አሁን መንገድ ላይ ቦታ ጠፍቷቸው ግራ ሲገባቸው ካየኝ እጠይቃቸዋለሁ ምን ልርዳውት እማማ ልርዳውት አባባ ብዬ እጠይቃለሁኝ። እና ማክበሬን አሳያችኋለሁ አሁን መንገድ ላይ ለታክሲ እንኳን ስንሰለፍ። እኔ ከፊቱን ተለቅ ያለው ሴት ወይም አንድ ሰው ከኋላ ከሆኑ ኖ እዚህ ጋር ብዬ ቦታ እቀይራቸዋለሁ እኔ ወደ ኋላ እሄዳለሁ እሳቸውን ከፊት አደርጋቸው። እና ማክበሬን እንደዚህ ነው የማሳያቸው። ለኔ ወሬ ሊያወሩኝ የሆነ ነገር ርዕስ አንስተው ሊያወሩኝ ከመጡ ፊት እሰጣችኋል ማለት ጊዜ እሰጣቸዋለሁ እንዳያወሩኝ የፈለጉትን እንዳያወሩ ጊዜ እሰጣቸዋለሁ ምክንያቱም ትልልቅ ሰዎች የሚሰማቸው ሰው ይፈልጋሉ። ልባቸው ውስጥ ያለውን የሚያወጡበት ሰው ይፈልጋሉ እና ጊዜ ሰጥቼ እሰማቸዋለሁ። በሚያወሩት ነገር ተስማማሁም አልተስማማም አዎ ልክ ነው ልክ ነው እያልኩኝ ጊዜ እሰጣቸዋለሁ እና እንደዚህ አከብራለሁኝ። አረጋውያንን

አዎ አካባቢ ያሉ በአቅሜው ንግግሮች ምናምን በጓደኞች መሃል በባልደረቦቼ መሃል በእህትና በወንድም መሃል እዚሁ እዚሁ አካባቢ ያሉትን ግጭቶች ለማስተካከል እሞክራለሁ አብዛኞቹን ደግሞ አስተካክላለሁ አዎ ምክንያቱም ምንም እንደ እንደ ባዳ ነገር ሆኜ ወይም በጩኸት አላወራቸውም ወይም አንዱ ላይ ፈርጄ አልሄድም ሁለቱንም አምጥቻቸው ግጭት ያለባቸውን ሰዎች አምጥቼ እኔም ከእኔ ጋርም ከሆነ ግጭቱ እኔና ከእኔ ጋር ግጭት ያለበትን ሰው አምጥቼ ቁጭ ብለን እንድናወራ አደርጋለሁ ሁለት ሰዎችም ተጋጭተው ከሆነ ቁጭ ብለው እንዲነጋገሩ አደርጋለሁኝ ከዛ ያው ጥፋተኛ ይገኛል ማለት ነው። ቁጭ ብለው ሲያወሩ ወይም ሳይ ሳይ ሳይረዳዱ የአንደኛው ሀሳብ አንደኛው ሳይረዳ ቀርቶ ከሆነ ሀሳባቸውን በደንብ እንዲገላለፁ አደርጋለሁኝ ከዛ ግጭቶቹን አስተካክላለሁ ማለት ነው አስታርቃቸዋለሁ ግጭቶቹን አስተካክላለሁ

የእምመኘው እፍትት ጊዜ ለሶስት ወር አራት ወር እረፍት አግኝቼ የሆነ ገዳም ሄጄ ቁጭ ማለት ጸጥ ያለ ቦታ ነው። ገዳም ማለት ጸጥ ያለ እረፍት ያለበት ቦታ ነው። አባቶችን አናግራለሁ እጸልያለሁ ከአምላኬ ጋ እንጋገራለሁ እዛ ያሉ እናቶችን አናግራለሁ። በቃ የራሴ ጊዜ የሆነ ከአለም ጫጫታ ወጥቼ። ከራሴ ጋር ከነፍሴ ጋ ከእግዚአብሔር ጋ እማወራበት። መልካም መልካም ነገሮችን ብቻ እማስብበት። ምንም የአለማዊ ነገር የለለበት ጸጥ ያለ ደስ እሚል ቦታ ነው ገዳም ማለት እና የምመኘው የእረፍት ጊዜ ይሄ ነው። የሆነ ረጅም ጊዜ ሶስት ወር አራት ወር አግኝቼ ገዳም ሄጄ እዛ ቁጭ ማለት

አዎ በስራ ላይ የተለያዩ ችግሮች ያጋጥማለሁ። የሰው አለመግባባት አሁን የሂሳብ ሰራተኛ ስለሆንኩኝ ያው የሂሳብ ጉድለት ምናምን ይገጥማል። እዛ ላይ ያሉትን ነገሮች በስርዓቱ እያየሁኝ መልሼ መልሼ እያየሁኝ ችግሮችን እፈታለሁኝ። ግዴታዬ ስለሆነ ስራዬ ስለሆነ የተቀጠርኩበት ስራ ስለሆነ ማለት ነው። አንዳንዴ የማይገጥም ሂሳብ አለ። አሁን ሂሳብ ሰራተኛ ስለሆንኩኝ ያ ሂሳቡን ስነግርህ ማይገጥም በስርዓቱ የሰራሁኝ ይመስለኛል የሆነ ቦታ ላይ አንድ ነገር ካበላሸሁኝ ትርምስምስ ይላል ሁሉም ነገር ሁሉም ይሄ ባላንሺፕ የሚባለው ነገር እንዳለ ትርምስምስ ይላል እና እንደዚህ አይነት ችግር ሲፈጠርብኝ ጊዜ ወስጄ አእምሮዬን ሰብስቤ እሱን ብቻ እያሰብኩኝ ያንን ችግር ለመፍታት የተቻለኝን አቅም የተቻለኝን ጥረት አደርጋለሁ እና ችግሮቹን ፈታለው

አሁን የራሴን ስራ እየሰራሁ ስለሆነ ተቀጥሬ እየሰራሁ ስላልሆነ ምንም አይነት የስራ አድገት ፍልም እየፈለኩኝ አይደለም። በቅጥር በነበርኩበት ሰዓት አዎ የስራ እድገት እፈልግ ነበር አሁን ግን። ቅጥር ስላልሆንኩኝ ተቀጣሪ ስላልሆንኩኝ የስራ እድገት አይደለም። አይደለም እየፈለኩ አይደለም።

እድለኛ ነገር አለህ ለምለው ትርጉም የለውም ይሄ ጥያቄ በአማርኛ? እድለኛ ነገር ነህ ከሆነ? አዎ እድለኛ ነኝ የምሞክረው ነገሮች ይሳኩልኛል አብዛኞቹ በደንብ ፈልጌ ከሞከርኳቸው ማለት ነው። ፈልጌ ከሞከርኳቸው ጸልዬም ነው የምሞክራቸው ስለዚህ እግዚአብሔር ይርዳኛል። እና እድለኛ ነኝ እድለኛ ነገር ነኝ። እድል አለህ ከሆነ ደግሞ? አዎ እድል አለኝ ብዬ ገምታለው እኔ ብዙ ነገሮች። አስቤ ያደረኳቸው ነገሮች ስለሚሆኑልኝ እድል አለኝ ብዬ አስባለው።

ገመድ መጠቀም ታውቃለህ? ነው የሚለው ገመት ተጠቅመህ ታውቃለህ? ለማት መሰለኝ አዎ ገመት ተጠቅመህ አውቃለሁኝ። ልጅ እያለሁ ለመዝለል እጠቀምበት ነበር ለጨዋታው ማለት ነው። አሁን ካደኩት ደግሞ ልብስ ለማስጣት ግቢ ውስጥ ልብስ ለማስጣት ስጋ ሲኖር ደግሞ ቋንጣ ለማስጣት በገመድ ነው የምናደርገው እና አዎ ገመድ በደንብ ተጠቅሜ አውቃለሁ። ከልጅነቴ እስካሁን ድረስ እየተጠቀምኩ ነው። ለተለያየ አገልግሎት ቢሆንም ማለት ነው።

ጭንቀት ሲሰማኝ እጸልያለሁ ቤተክርስቲያን እሄዳለሁ ቤተክርስቲያን ሄጄ መጸለይ ነው። ሌላ ከምንም ከጭንቀት የሚያገላግለኝ የለም። ቤተክርስቲያን ሄጄ ጸልዬ ስመጣ በቃ እዛው ጥየለት መጣል ያስጨነቀኝ ነገር ለእግዚአብሔር ስለዚህ ነፃ እሆናለሁ ማለት ነው። እንደ ሌላ ሰው ዶክተር ጋር ሳይካትሪስ ጋር ሳይኮሎጂስ ጋር ምናምን አልሄድም ሄጄ አላቅም አላሰበውም። ጭንቀት ሲሰማኝ ቤተክርስቲያን ሄጄ እጨርሰኛለሁ በቃ።

አዎ ሳንቲሙን ቁጥብ አድርገው በደንብ እንትን ቲንሽ ስለሆኑ እሚጠቅመን አይመስለንም ብር ብቻ ነው የሚጠቅመን የሚመስለን። እውነት ለመናገር ባንክ ሄጄ አላስገባም ቤት ውስጥ ሳጥን አለኝ። ሳጥን ውስጥ ከታለው ሳንቲሞቼን እና ሳንቲም እቆጥበዋለሁ። በደንብ ቲንሽ ሳንቲም ሲባል ትናንሽ ነገር ይመስለናል። እና የአንድ ብር ሳንቲም የሃምሳ ሳንቲም ሳንቲም ትንሽ ነገር ይመስለናል ግን ሲጠራቀሙ በደንብ ነው ብዙ የሚሆኑት። ስለዚህ ሳንቲም አዎ ቆጥቧልናል።

አዎ መዘመር እወዳለሁኝ ደስ ይላል እኮ ዘፈን ከምዘፍን እንደውም እኔ መዝሙር ነው መዘመር ምወደው ዘፍን እውነት ለመናገር አላውቅም ብዙም ብዙ አላዳምጥም ስለዚህ አላውቅም መዝሙር ነው የማዳምጠው። ስለዚህ እዘምራለሁ አእምሮ ውስጥ ያለ መዝሙር ብቻ ስለሆነ። መዝሙር እዘምራለሁ መዘመር ደግሞ በጣም ደስ ይላል እኮ የሆነ አመስጋኝነት። ጥያቄም ከሆነ ለጥያቄ ነው አመስጋኝ አብዛኛው ግን ማመስገን ነው አመስጋኝነት ስለሆነ መዘምር እዘምራለሁኝ በደንብ እወዳለሁኝ

አዎ ቅርጫት አለኝ ብዙ ቅርጫት አለኝ እንደውም የተለያየ ክፍል ውስጥ ለተለያየ ነገር የምትጠቀምበት ማለት ነው። አሁን ማዕድ ቤት ይሄው የሽንኩርት የድንች ልታጩን ማጠራቀምበት ቅርጫት አለኝ ሽንት ቤት ውስጥ ደግሞ የተጠቀምኩበትን ሶፍት ምትልበት ቅርጫት አለ። ግቢ ውስጥ ደግሞ ከውጭ የሚመጣ ሰው እጁ ላይ ያለው ነበር። መሬት ላይ ከሚጥለው ብዬ ውጪ ጋር በር ጋም ቅርጫት አለኝ ግቢ በር ጋም ማለት ነው። ስንወጣም ስንገባም ያ መጥፎ ቆሻሻ ነገር እጃቸው ካለ እዛ ውስጥ እንድንጥለው ማለት ነው ቆሻሻ ማጠራቀሚያ ማለት ነው። ስለዚህ አዎ ቅርጫት አለኝ ብዙ ቅርጫት አለኝ በየቦታው

አዎ እጅ መጨባበጥ በእጅ መጨባበጥ ለማለት ነው መሰለኝ አዎ እወዳለሁኝ። ያው ሰላማዊ መንገድ ማሳይ አይደለም ሰላም ከዛ ሰውጋ ደህና መሆኔን ሰላም መሆኔን ለማሳየት ስለሆነ እጅ መጨባበጥ እወዳለው። እንዶም ብዙ ሰው ጉንጭ ለጉንጭ ይሳሳማል ከዛ አይነት እጅ መጨባበጥ ነው ደስ የሚለኝ በቃ በሰለማዊነቴን አሳይቼ በርጋቱ ማለት ነው። እጅ መጫባበጥ እወዳለሁ ግን አሁን ኮሮና ከገብቶ ከነበረ በኋላ ግን ቀንሻለሁ እኔ አልዋሽም። አትነካኩ አትጨባበጡ ተብሎ አልነበር የኮሮና ሰዓት ላይ ከዛ በኋላ ቀንሻለሁ እጅ መጨባበጥ ቀንሻለሁኝ።

አዎ በጣም ከጎቤቶቼ ጋር በጣም ጥሩ ግንኙነት ነው ያለኝ። ምንም መጥፎ ንግግር ተነጋግረንም አናውቅም። ያው ጠዋት ስንገናኝ ደና አደራችሁ ወይ እባባላለሁ። ማታ ከተገናኘን እሺ ሰላም እደሩ እገባለሁኝ። ሰላም ግንኙነት ነው ያለኝ። ችግርም ደስታም መጣ ሀዘንም መጣ እንተጋገዛለን። ያው ደስታ ያው ሰርግ ወይም ድግስ ነው የሚሆነው። በዛ ሰዓት ምግብ በመስራት አግዛቸኋለሁ። ሀዘን ላይም ሀዘን ከመጣም። በማስተዛዘን። ማቀርበው እቃ ካለ አሁን የሚቀርብ ነገር አለ ምግብም ሊሆን ይችላል። እቃዎችም ይችላል ጠረጴዛ ካነሳቸው ወንበር ካነሳቸው። ከእኔ ይወስዳሉ እኔም ከእንደዛ ነው። እና አዎ ከጎረበቶቼ ጋር በጣም ጥሩ ግንኙነት አለኝ

አዎ በጣም ኮከቦችን መመልከት በጣም እወዳለሁኝ። በተለይ ይሄ ጥርት ያለ ሰማይ ላይ። ኮከብ የሚወጣበት ጊዜ አለ አይደለ ከጨረቃ ጋር ኮከብ ብቻ ደስ ይሉኛል በጣም። የሆነ እቆጥራቸዋለሁ ለመቁጠር እሞክራለሁ። እነሱን ለማዋራት እሞክራለሁ የተለያየ ቅርጽ ይሰሩ። ሚያማምር ቅርጽ ይሰራሉ እኮ። እና የሆነ ሰላም ነገር ይሰጠኛል። ከራሴ ጋር ማወራ ከአምላኬ ጋር ማወራ ይመስለኛል ከእነሱ ጋር ሳወራ። ስለዚህ ኮከበክቦችን መመልከት በጣም እወዳለሁ በተለይ ጥርት ባለሰማይ ላይ። ሲሆን በጣም ያምረኛል። ኮከቦችን መመልከት እወዳለሁኝ አዎን

አዎ ስራ ቦታ ላይ ጓደኛ አለኝ። እውነት ለመናገር ብዙዎቹ ጓደኞቼ ናቸው። እዛ ከገባሁኝ በኋላ ፀባያችን ተስማማና ጓደኛማማቾች ሆንን። እና ጓደኞቼ ናቸው በደንብ ሚስጥር የምናከፋፍለው የምንከፋፈል ማለት የምንነጋገር ጓደኛሞች ነን። እና አዎ ስራ ቦታ ላይ ጓደኛ አለኝ አዎ። ጓደኛ ብባልጥሪ ብባል አሁን ከዛ ውስጥ ብዙ የምጠራቸው ልጆች አሉ ስራ ቦታ ላይ ካሉ ሰዎች ወንዶችም ሴቶችም ናቸው። ጥሩ ሰዎች ስለሆኑ ጓደኞቼ አድርጌያቸዋለሁ ባልደረቦቼ ብቻ ሳይሆን ጓደኞቼም ሆነዋል።

እኔ የምወደው የቀኑ ሰዓት ጠዋት ጠዋት ከተነሳው ከአሥራ ሁለት ሰዓት ጀምሮ እስከ አምስት ሰዓት ያለውን ሰዓት በጣም ነው የምወደው። በቃ አዲስ ቀን ነው አዲስ ሀሳብ ነው ያለኝ። በቃ ትላንትና ያልሆነ እንዲህ ነገር ዛሬ ይሁንልኛል ብዬ ተስፋ አደርጋለሁ። አትስቅም መጀመሪያ ደስ የሚለኝ። በቃ ጠዋት ከተነሳሁበት ብዙ ጊዜ አስራ ሁለት ሰዓት ላይ የምንሰራው ከጠዋት አስራ ሁለት ሰዓት እስከ አምስት ሰዓት ያለውን ሰዓት በጣም ነው የምወደው። የሆነ አዲስ የሆንኩኝ አይነት ነገር ስሜት ይሰማኛል። አዲስ ቀን ጀምሬያለሁ ተመስገን እንዳለኝ። እና የምወደው ሰዓት ጠዋት ከአሥራ ሁለት ሰዓት እስከ አምስት ሰዓት ያለውን ጊዜ ነው።

እኔ የምወደው መጠጥ ውሃ ነው። ሌላ መጠጥ አልጠጣም በፊት ኮካ ሚሪንዳ ደስ ይለኝ ነበር። ግን አሁን ሲገባኝ እድሜስ እየጨመረ ሴት እንደዚህ አይነት መጥጦች በጣም የምትሆናቸው። ጉዳታቸው ይብሳል ያው ምላሳችን ላይ ይጣፍጠናል። ግን አላቸው ሁሉም ስለዚህ እግዜር የሰጠኝን ንጹህ ውሃ እና ምጠጣው ንጹሃ ምንም ሳንደባለቅበት። ውሃ ነው የምወደው መጠጥ።

አዎ የተለያዩ መተባሪያዎችን አውርዳለሁ። ግዴታ መጠቀም ስላለብኝ ዋትሳፕ ቴሌግራም ጂሜይል ጎግል ዲስኮርድ አውርጃለሁኝ። ሁሉንም አውርጃለሁኝ ይሄን ራሱ ሳይለንስኦ ራሱ አዉርጃለሁኝ። መተግበሪያዎችን በደንብ ማውረድ አለብኝ። አንድ ስራ መስራት ከፈለኩኝ አንድ ነገር ማድረግ ከፈለኩኝ መቼስ ሁሌ በጎግል በኩል እየገባሁኝ አልችልም። የራሳችሁ መተግበር ያላቸው ነገሮች ከሆኑ መተግበሪያቸውን አወርዳለሁኝ እጠቀምባቸዋለሁ የሚጠቅመኝን ማለት ነው። ሁሉንም ያገኙት መተግበሪያ አላውርድም የሚጠቀምባቸውን ብቻ ነው የማደርገው። አሁን ሁሉም ሰው ኢሞ አለው ዋትሳፕ አለው ቴሌግራም አለው ሁሉም ነገር ተመሳሳይ ስራ ነው የሚሰራው። ስለዚህ ሁሉንም ተገኘ የተባለውን መጣ የተባለውን ነገር ብዙ አላወርድም። አሁን እኔ የምጠቀመው ዋትሳፕ እና ቴሌግራም ብቻ ነው። ዋትሳፕ ያው ውጭ ያሉ ጓደኞቼ ወዳጆቼ የሚጠቀሙት ዋትሳፕን ነው አብዛኞቹ ስለዚህ ዋትሳፕን አወርዳለሁ። ቴሌግራም ላይ ደግሞ የምፈልጋቸው የሀገር ውስጥ ግሩፖች አሉ እነሱን ለማግኘት ከእነሱ ጋር የሚፃፉትን ነገር ለማየት ቴሌግራም እጠቀማለሁ። እና መተግበሪያዎችን አዎ አውርዳለሁ አስፈላጊ ከሆኑ ለኔ ጠቃሚ ናቸው ብዬ ካሰብኩኝ መተግበሪያዎችን አወርዳለሁኝ። አሁን

አዎ መዝገቦችን አስቀምጣለሁ እንዴ ለወደፊት ይጠቅመኛል አሁን ይሄን የት አረኩት ብዬ ከማስብ መዝገቦቼን ቀድጄ አለሁኝ። ሰው ነኝ ይጠፋኛል እረሳለሁኝ። ስለዚህ መዝገቦች ግዴታ ናቸው መቀመጥ አለባቸው ከሆነ አመት በኋላ ያንን ነገር የት እንዳደረግነው ያንን ገንዘብ እንዳወጣነው ምናምን ስለሚጠፋን። መዝገቦችን አስቀምጣለሁ በደንብ ቢሮ እያለሁኝም የቢሮውን መዝገብ በደንብ በስርዓቱ ነበር ማስቀመጥው አሁንም ቤት ውስጥም። ያድሉኝን መዝገቦች ጥቂት ቢሆንም እነሱን በስርዓቱ ነው ማስቀምጣቸው ምክንያቱም ከሆነ አመት በኋላ እንደሚስፈልገኝ ስለማስብ። አሁንም በስርዓቱ ነው መዝገቦችን ማስቀመጥው

አይ ቀልድ መናገር አልወድም። ልሞክርም ብል የሚያምርብኝ አይመስለኝም የሚስቅልኝ አይመስለኝም። ስለዚህ እኔ መዋረድ ስለማልፈልግ ቀልድ መናገር አስቤም አላውቅም ሞክሬም አላውቅም። አልወድም ያናድደኛል። እንደውም አንዳንድ ሰዎች ማያስቅ ቀልድ ሲቀልዱ እንደውም ያበሳጨኛል ተፈጥሯቸው ስላልሆነ ማለት ነው። የእኔም ተፈጥሮ ቀላጅነት አይደለም። እሰማለሁ እንጂ እኔ አልቀልድም። አስቤም ሞክሬም አላውቅም ቀልድ ለመናገር እና ቀልድ መናገር አልወድም።

የስራ አሰራሮችን ትከታተላለህ ነው የሚለው አዎ እከታተላለው በደንብ በተለይ ከስሬ ያሉ ሰዎች አሁን ለምሳሌ ቤት ውስጥ የቤት ሰራተኛችን እከታተላታለሁኝ። እንዴት እንደምትሰራ አሁን እንጀራ ስትጋግል እንጀራ እንዴት እንደምትጋግር። ስጋ ወጥ ስትሰራ እንዴት እንደምትሰራ እከታተላታለሁ። በደንብ የሆነ ነገር ስሪ ካልኩኝ በኋላ ስራውን ሰጥቼ ብቻ አልተዋትም። ከስር ከስር ከታተላለው በደንብ ቢሮ ውስጥም ቢሆን ከስር ያሉ አካውንታንቶችን የስራ አሰራራቸውን እከታተላለሁ። የመጨረሻው ውጤት ብቻ አይደለም ማየት የምፈልገው አሰራራቸውም ትክክል ነው አይደለም እከታተላለሁ በደንብ።

አዎ እንዴ እሳት ማንደድ እችላለሁ በደንብ። በቃ እንጨት ክብሪት ከተገኘ ጋዝ ጋዝ እንኳን ባይኖር ደረቅ እንችል እና ክብሪት ይበቃኛል እሰት ማቀጣጠል እችላለሁ ማንደድ እችላለው በደንብ። መብራት ሲጠፋ በሱ አይደል ምግብ የምሰራው። ስለዚህ ከሰልካሌን በከሰት አደርጋለሁ ካልሆነ ግን በእንጨት ነው እሳት አንድ እጄንም ወጥ የምሰራው ስለዚህ እሳት ማንደድ በደንብ እችላለሁ። ያው የምፈልገው ደረቅ እንጨት እና ክብሪት ብቻ ነው። አይችልም

እኔ ብዙ ጊዜ የምተኛው ሁለት ሰዓት ላይ ነው ማታ ሁለት ሰዓት ላይ። ከዛ በፊትም አልተኛም ከዛ በኋላም እንቅልፌ አይመጣም። አንዴ የእንቅልፍ ሰአቴን ካሳለፍኩት እንቅልፍ አይመጣልኝም ስለዚህ። ሁለት ሰዓት ላይ ለምጃለሁ ማታ ሁለት ሰዓት ላይ አልጋዬ ውስጥ እገባለሁ እተኛለሁኝ እንደዚህ ነው የማደርገው። ከመተኛቴ ከአንድ ሰዓት በፊት ምግብ እበላለሁ እራቴን እበላለሁ አንድ ሰዓት አካባቢ ማለት ማታ ሰዓት ራቴን እበላለሁ። ከዛ ማታ ሁለት ሰዓት ላይ እተኛለሁኝ

አይ በፍጹም አድካሚ አይደለም የቢሮ ስራ ነው። ሂሳብ ወጪና ገቢን ማስታረቅ። የሂሳብ ስራዎችን መስራት ነው በቃ እንዳለ ለኔ ስራዬ አድካሚ አይደለም። ወድጄ ነው የገባሁበት የተማርኩትም ትምህርቱን ወድጄው ነው። ስለዚህ እኔ ስራዬ አድክሞኝ አያውቅም። ምንም አድካሚ አይደለም ይ ስራ እወደዋለሁኝ። እስከዛሬ አድክሞኝ አያውቅም። ስራዬ አድካሚ ነው አይደለም። በጣም በጣም ምወደው ስራ ስለሆነ ስራዬ አድካሚ አይደለም እስካሁን

ማዕድን ማለት ይሄ ለጌጣጌጥነት የምንጠቀምበትን ማዕድን ከሆነ አልጠቀምም የለኝም ውድ ስለሆነ አልገዛሁም ማዕድን የምግብ ማዕድናትን ከሆነ ያው ወደድኩም አልወደድኩም እያንዳንዱ ምግብ የየራሱ ማዕድን ስላለው ያው እጠቀማለሁ ማለት ነው። ይሄን ለጌጣጌጥነት የምንጠቀማቸውን ከሆነ ግን ተጠቅሜ አላውቅም አልጠቀምም ውድ ነው በጣም አቅሜ አይፈቅድም ስለዚህ አልጠቀምም

ቤት ውስጥ ካለሁኝ መስኮቴን ከፍተን አምተው አዎ መኝታ ቤት ውስጥ ካለሁኝ ድረስ ከመኝታ ቤት ከወጣሁኝ ግን ከቤቴ ከወጣሁኝ መስኮቴን ዘግቼ ነው የምወጣው ምክንያቱም እኔ በምወጣበት ሰዓት ምን እንደሚገባ አላውቅም በመስኮት በኩል። አባወራ ይገባል የተለያየ ነገር ልጆችም አሉና የሆነ ነገር ቢወራውሩ ስለሚገባ ቤት ውስጥ። ከቤት ከወጣሁኝ መስኮቱን ክፍት አልተወውም። ቤት ውስጥ ካለሁኝ ግን አየር መግባት ስላለበት ወደ መኝታ ቤቴ። መስኮቱን ክፍት እቶወዋለሁ ያው

አዎ የቪዲዮ ወጥተህ አድርጋታሁኝ በተለይ ዋትሳፕ ላይ ውጪ አሉ ጓደኞቼ ዋትሳፕ ነው የሚጠቀሙት እናም ያው በአካል ከተገናኘን ስለቆየን ናፍቆታቸው የምንወጣው ያው ድምጽ በመሰማማት ብቻ አይበቃንም ስለዚህ እንተያያለን ብዬ የቪዲዮ ጥሪ እናደርጋለን። የውጭ ሀገር ካሉ ጓደኞቹ እዚህ ሀገር ያሉት ያው በአካል ስለማገኛቸው ችግር የለም። እዚህ ሀገር ያለ ጓደኛ ቤተሰብ በአካል ስለምንገናኝ ችግር የለም። ውጪ ያሉትን ግን በዋትሳፕ የቪዲዮ ጥሪ አደርጋለሁኝ።

አይ የለኝም በቤቴ ልዩ የሆነ መቀመጫ የለኝም ሁሉም ሰው እንደመጣ እንዳገኘው ነው የሚቀመጠው። ስለዚህ ለኔ ተብሎ ለብቻዬ የተዘጋጀ ልዩ የሆነ መቀመጫ የለኝም። ባገኘንበት ሁሉም ሰው ባገኘበት ነው የሚቀመጠው። የመቀመጫው ቅርጽ አይነት ከሆነ የለኝም የብዙ መቀመጫ የለኝም ያው ባለአራት ማዕዘን ባለአራት እግሩ መቀመጫ ነው ያለው ወንበር የሚባለው ማለት ነው። እንደዚህ ነው እንግዲህ። ልዩ የሆነ መቀመጫ የለኝም።

እኔ ምወደው ሽታ የቀረፋ ሽታ ነው። ሻይ ላይም ባደረገው ሩዝ ላይም ባደርገው በብስኩትም የቀረፋ ሽታ ተብሎ በማስቲካም ባኝከው በምንም ነገር ባገኘው የቀረፋ ሽታ ነው ምወደው። ጠዋት ስነሳ እሱ ነው እንዲሸተኝ ምፈልገው እና በጣም የምወደው ሽታ ቀረፋ ነው ምንም አይሰለቸኝም ደግሞ ከበፊት ጀምሮ አሸተዋለሁ። ሻይ ካፈላሁኝ በቀረፋ ነው የማፈላው ሩዝ ከቀቀልኩኝ በውሃ ውስጥ ቀረፋ አድርጌ ነው ምቀቀለው ምግብም ስሰራ ቀረፋ አደርጋለሁ ለቅመምነት ለማጣፈጫነት እና እሱ ሽታ ሲሸተኝ ደስ ይለኛል እና የምወደው ሽታ የቀረፋ ሽታ ነው።